በመስመር ላይ እማራለሁ ከሙያዬ ጋር የተያዙ ሆነ የህይወት ተክህሎት የሚጨምሩልኝን የመስመር ላይ ትምህርቶችን እማራለሁ በቀላሉ ለመማር ዝግጁ ነኝ። አንዳንድ ጊዜ ትምህርቱን ከጨረስኩ በኋላ ሰርተፊኬት ይሰጡኛል። ይህም ደግሞ የስራ ማስታወቂያዎችን ተከትዬ ስራ በማመለክትበት ጊዜ ድጋፍን ይሰጠኛል። ለዛ ስራም ለቃለ መጠየቅም ሆነ ለጽሁፍ ፈተና ለመጠራት እድሌን ያሰፋልኛል። በአሁኑ ጊዜ ብዙ የመስመር ላይ ትምህርቶች አሉ። እኔ የምመክረው አንድ ሰው በአንድ ትምህርት ላይ ራሱን ብቁ ማድረግ አለበት። ምክንያቱም በሌሎች ነገሮችን እየጀመሩ ከማቋረጥ አንዱን ነገር በጥንቃቄና በሂደት በመስራት ውጤታማ መሆን ይቻላል

ዜና በመስመር ላይ አነባለሁ። በድሮ ጊዜ ዜና የምከታተለው በቴሌቪዥን ወይም በሬዲዮ ነው። አሁን ላይ ዜናዎችን በመስመር ላይ መከታተል እችላለሁ። አንዳንድ ጊዜ ከእውነት የራቁና አሳሳች ዜናዎች በመስመር ላይ ይለቀቃሉ። እሱም ደግሞ እውነትነት ስለማይኖረው ሰዎች ይታለላሉ። የመስመር ላይ ዜና ጥንቃቄ ይፈልጋል። በሬዲዮና በቴሌቪዥን የሚቀርቡ ዜናዎች ግን ተመርጠው ስለሚቀርቡ ከዚህ የጸዱ ናቸው። በመስመር ላይ ዜና ማዳመጥ ቀላልና ጊዜን ቆጣቢ እንዲሁም በማንኛውም ጊዜ ሊደረግ የሚችል ነው።

ቤቴን የማስውበው ባህላዊ እቃዎችን በመግዛት ነው። እነዚህም ደግሞ ከመጋረጃ ጀምሮ የሶፋ ልብስና የጠረጴዛ የምግብ መመገቢያ ሳህኖችን ባህላዊ ይዘታቸውን እንደጠበቁ በማድረግ ቤቴን አስውባለሁ። በተጨማሪም አበባና የግድግዳ ጌጦችን እጠቀማለሁ ለቤቱም ውበት ይሰጠዋል። ጌጦችን የምመርጠው ከቤቱ ስፋት አንፃር ነው። እንዲሁም ደግሞ ግድግዳው የተቀባው ቀለምም ለግድግዳ ጌጦች ወሳኝነት አለው። ምክንያቱም ቤቱ የሚረብሽና ለእይታ የሚያስጠላ መሆን የለበትም።

የፕላስቲክና የወረቀት እቃዎችን ከተጠቀምኩ በኋላ በድጋሚ ጥቅም ላይ እንዲውሉ አደርጋለሁ። የውሃ መያዣ የፕላስቲክ እቃዎች ተመልሰው ወደ ፋብሪካ ስለሚገቡ አጠራቅሜ ይህንን ስራ ወደሚሰሩ ሰዎች እልካለሁ። ያ ደግሞ አካባቢ ብክለትን እንዲሁም ደግሞ ከአካባቢ ብክለት ጋር ተያይዞ የሚመጡ ጉዳቶችን እንዲቀንስ ያደርጋል። እኔ የምኖርበት አካባቢ ለህብረተሰቡ የግንዛቤ ማስጨበጫ ትምህርትና አጠር ያለ ስልጠና ስለሚሰጥ ሁሉም ሰው ይህንን ተግባር ይከውናል።

በመሬት ላይ ተመቻችቼ መቀመጥ እችላለሁ። አንዳንድ ጊዜ እግሬን ስለማያመኝ ወይም ደግሞ ምቾት ስለማይሰጠኝ ረጅም ሰዓት መቀመጥ አልችልም። ነገር ግን አነስተኛ ወንበሮችንና ሌሎች ቁሳቁሶች ላይ መቀመጥ እችላለሁ። ለረጅም ሰዓት ተቀምጬ ስራ መስራት ግን አልችልም ምክንያቱም እግሬን ይደነዝዘኛል። ስለዚህ እቃ በማጥብ ወይም ደግሞ ልብስ በማጥብ ሰዓት ቆሜ እሰራለሁ።

የድሮ ፎቶዎቼን እይዛለሁ በአሁን ጊዜ በስልክ ላይ በቀላሉ የድሮ ፎቶዎችን መያዝ ይቻላል። ድሮ ፎቶዎችን የምንይዘው አልበም ውስጥ በማስቀመጥ ነው። አሁን ላይ ይህ ተግባር እየቀረ መጥቷል። ምክንያቱም የምንጠቀመው ዘመናዊ ስልክ ይህንን በቀላሉ እንድናደርግ ስለሚረዳን ነው። በዚህም ደግሞ ከልጅነት አንስቶ የተለያዩ ሁነቶች የተነሱ ፎቶዎችን አንድ ላይ በማድረግ በስልክ ውስጥ ረጅም ጊዜ ማስቀመጥ ይቻላል። እኔ ግን ምርጫዬ የሚሆነው የተወሰኑ ፎቶዎችን አልበም ውስጥ ማድረግ ነው። ምክንያቱም ስልክ በማንኛውም ሁኔታ ውስጥ ሊጠፋ ይችላል። ምናልባት ደግሞ የተለያዩ የበይነ መረብ መረጃ ማስቀመጫዎችን የምንጠቀም ከሆነ እንኳን የይለፍ ቃሉን ልንረሳውና ፎቶዎቹ ሊጠፉ ይችላሉ።

በስራ ላይ የሚያጋጥሙኝን ችግሮች በቀላሉ በንግግርና ሰዎችን ስለ ጉዳዩ በእርጋታ በማስረዳት ችግሮችን እፈታለሁ። ከአቅሜ በላይ የሆነና ነገሩ ያናደደኝ ወይም ደግሞ እኔ ካልኩት ነገር ጋር በፍጹም የማይገናኝ ከሆነ ችግሮቹን ለመፍታት ለሚመለከተው አካል አቀርባለሁ። መፍትሄውንም ከዛ እጠብቃለሁ። ብዙ ጊዜ ግን ችግሮችን የምፈታው በእርጋታ በመነጋገርና ስለተፈጠረው ነገር በማስረዳት ነው። ማስረጃና መረጃዎችንም በመጥቀስ ጉዳዩ ለምን እንደተፈጠመና ችግሩ ለምን እንደተከሰተ አስረዳለሁ።

ፀጉሬን መንከባከብ እወዳለሁ ምክንያቱም እኔ ለፊቴ ውበት የሚሰጠኝ ፀጉሬ ነው። ስለዚህ በተቻለ አቅም እንከባከባለሁ ያ ደግሞ ለፀጉሬ ደህንነትም ሆነ ውበትን ይጨምርልኛል። እኔ የፀጉር መንከባከቢያ የምጠቀመው ብዙ ጊዜ የተፈጥሮ ግብአቶችን ነው። ምክንያቱም ኬሚካል ያለው ነገር ፀጉርን ይጎዳል። ስለዚህ የተፈጥሮ ግብአቶችን በምትጠቀምበት ጊዜ ፀጉሬ ከነዛ ግብአቶች የሚያስፈልገውን ንጥረ ነገር ስለሚወስድ በቀላሉ ማስዋብና ማሳመር ይችላል።

አቧራ ችግር ይፈጥርብኛል። በተለይ መንገድ ላይ በእግሬ በምጓዝበት ሰዓት አቧራ በሚኖርበት ጊዜ ወደ አይኔ ውስጥ በመግባት አይኔን ያሳምመኛል። ለዚህም ደግሞ መነፅር እጠቀማለሁ። አንዳንድ ጊዜ በአፍና በአፍንጫም ሊገባ ይችላል። በዋናነት ግን አይኔ ውስጥ ገብቶ ይረብሸኛል። ለሱም ደግሞ መፍትሄው መነፀር መጠቀም ነው። አቧራ መንገድ ላይ ሲኖር ለመሄድ ምቾት አይሰጥም

መዝገቦችን አስቀምጣለሁ ከሂሳብ ጋር የተገናኙና ቃለ ጉባኤ የተጻፈባቸውን መዝገቦች በቀናት ቅደም ተከተል በማድረግ የሚመለከታቸው ቦታዎች ላይ አስቀምጣለሁ። በምፈልግ ሰዓትም ቀኑን በመጥቀስና እላዩ ላይ የተጻፈውን ማስታወሻ በማመሳከር በቀላሉ አውጥቼ እመለከታለሁ። ወይንም የምፈልገውን መረጃ እወስዳለሁ። መዝገቦችን በጥንቃቄ ማስቀመጥ ለወደፊቱ ይረዳል።